በስራ ቦታ ጓደኛ አለህ ወይ? ይላል እንግዲህ አዎ በስራ ቦታ ጓደኛ አለኝ። ጓደኛ እንግዲህ የሚለው ምንድነው? ብዙ አይነት ጓደኛ አለ ማለት ስራ ሲሰራ የስራ አጋር ማለት ነው። ይሄ ምንድን? እንግዲህ ስራ በምትሰራበት ሰዓት ጓደኛ ወሳኝ ነገር ነው። ምክንያቱም አንተ ስለሰራህ ልታወራ ትችላለህ የሱን ተሞክሮ ጓደኛ ሼር ያደርግልሃል ላንተ ያጋራሃል። ወይም ደግሞ ለኔ ያጋራኛል የኔን ደግሞ ለሷ አጋራዋለሁ ጓደኛ እንግዲህ ብዙ አይነት ጓደኛ ነው ያለው ምንድነው? ፎርማ አልብልም በእንግሊዘኛ የምንጠራው እና ምንድነው ኢንፎርም አለን ደግሞ የምንጠራው ማለት ነው። ፎርማን አለ በስራ አጋጣሚ ነው። ማለት ስለ ስራ የምታወራው ለምሳሌ ካለቃህ ሊሆን ይችላል። ወይም ደግሞ አንተ ሀላፊ ከሆንኩ ከ በታች ሰራተኞች ጋር የማወራው ነገር አለ። እና ሌላኛው ደግሞ ኢንፎርማል ብለን የምንጠራው ደግሞ ከስራ በተጓዳኝ ሌላ አንተን ነገር ያለ ጓደኛ አለ። ለምሳሌ በስራ ቦታ ተዋውቀን ነገር ግን ቤቱ ሊሄድ ይችላል እሱ ሊመጣ ይችላል ምሳሌ ሊጋብዘኝ ይችላል ሊጋብዘው ይችላሉ ይሄ ምንድነው? በስራ ቦታ ማለት የምትፈጥራችሁ ጓደኝነቶች አሉ። ለምሳሌ የትሌል የፈጠረችው ትምህርት ቤት ላይ እየተማርኩኝ አሁን በተማሪ ሆኜ ግድ ነው። ጓደኛስ ይፈልገኛል አለኝ ለምንድነው የምጠቀምበት? ጓደኛዬ ጋር ለምሳሌ የከበደኝን ጥያቄ እሱ ሲሰራ ከእሱ እረዳለሁ እሱ ደግሞ ከእኔ እረዳለሁ ጓደኝነት መረጃ ለመቀያየር እንጠቀምበታለን። ሌላም ደግሞ ልንዝናና የምንዝናናበት አጋጣሚ አለ። ከክላስ ወጣ ወይም ደግሞ ከትምህርት ከስራ ቦታ ስወጣ ምንድነው? ጓደኛዬ ጋር ዝናና አሉ ጊዜዬን ለማሳለፍ። ስለ ስራ ስለ ኑሮ ብዙ ነገሮችን ከቤተሰብ በተጨማሪ ከጓደኛ ጋር ብዙ ምንድነው? ጓደኛ ካለህ ሀሳብን ታጋራለህ። ወይም ሀሳብን ታጋማት ያጋራሃል ስለዚህ ምንድነው? የሁለታችንም ሀሳብ ያለንን ኤክስፒሪያንስ ለምንጠራው ልምድ ሼር እንደደራረገ አለን። በስራ ቦታ ስለዚህ እንደ ምክር የምወስደው ምንድነው? በጣም ወሳኝ ያው ነገር ነው ጓደኛዬ ሌይዝ ደግሞ በጣም ምን መሆን አለብን ማለት ነው። በጣም የተቀራረበ ጓደኛ ሚስጥርን የሚጠብቅልን የሚችል አይነት ጓደኛ ነው። አንተ በተቸገር ጊዜ ሊረዳኝ የሚችል ወይም ደግሞ በተቸገሩ ልረዳው እሱ ሲቸገር ልረዳው የምችል ወይም ደግሞ እኔ በተቸገሩ ሰዓት ሊረዳኝ የሚችል አይነት ጓደኛ ነው ያለኝ። ብዙን ሰዓት እንግዲህ ብዙ ጓደኛ ነው ያለው ባይዘዌ አንድ አይነት ጓደኛ አይደለም ያለው በስራ አጋጣሚም ይፈጠራል ጓደኝነት ምንድነው? የፍቅር ጓደኝነት ይጀምራል ማለት ነው። ይሄም አንዱ ፓርሰለም ምክንያቱም የሰው ልጅ በብዙ ቦታ ምክንያቱም ህይወቱን ለመምራት ጓደኛ ያስፈልገዋል። እና በስራ አጋጣሚ ተዋውቆ ብዙዎች አሁን ምን ይሆናሉ ማለት ነው። ባለተጠራየው የሆኑ ሰዎች አሉ እና ከነዛ ተሞክሮ አንፃር አሁን እኔም ወደፊቱ የሰብኩ ያለው እሱ ነው። በጓደኛው ምክንያቱም በፊት ላይ ያላገኙትን ጓደኝነት። ሁለተኛ ነገር አስኪድ ማለት አንደኛ መጀመሪያ የተዋወቀ አንደኛ ለምን? ይጠቅማል ይሄ ይጠናናል። ምን አይነት ብሄበር ነው ያላት ባህሪዋ ምንድነው? እንዴት ነው ለሰው እንዴት ታስባለች ለኒስ የለት እይታ ምንድነው? ብኚህ ለምሳሌ አሁን ወደፊቱ የማደርገው ነገር ቢሆን እኔ ነው። ምን የሆነ ሰራው ማለት ነው። ጥናት አደረኩ ማለት ነው። ያላትን እሷን ባህሪ አጠናሁ እሷን ልታጠቅቅ ይችላል ጌጅ ምንድነው? ብላ ቲንክ የምታደርግበት አጋጣሚ አለና በዚህ አጋጣሚ እንግዲህ በስራ ቦታ ጓደኛ ሲኖርህ። ወደ ፍቅር አለም ወይም ወደ ትዳር እዚህ በኋላ ወደ ትዳር እንዲኖረኝ ወይም ደግሞ ወደ ትዳር የምንገባበዝበት አጋጣሚ እንዲኖር ይችላል። ምሳሌ ሰው ሲሰራ አየኋት ባህሪዋን አጥናኋት እኔንም ገልጦባት እሱን ደረጃ ልታውቀኝ ትችላለች። ከዚያ በመቀጠል እንግዲህ ትሆነኛለች ምትሆነኛለች አንድ ዝም ብዬ እየተገኘሁ ነው የምለው ጓደኛ ነው የሚደረገው ጓደኛ ትለያለህ ለኔ አስብልኛል። ወይ አይዲያችን ሼር ያደርጋል ወይ አንደኛ በስታተስም ተመሳሳይ መሆን መቻል አለብን። ስታቶስ ሀየር ሌቭል ሆኖ አሁን ማናጀር ሆኖ ታች ልደው ጽዳት ላይ ያለህ ሰው። ማች ላይ ያደርጉ ይሻላል ጓደኝነት ምክንያቱም ስታተስ ብለን የምንጠራው ነገር የሰው ልጅ በቃ በኳሊፊኬሽን ወይም ደግሞ በድርገት ደረጃ ሊያይስ ሊሚችል። አንደኛ በራስህ ሌብል ከሆነ ማለት ይሄ ምንድነው? እንደፈለግክ ታወራለህ ያለህን ሀሳብ ታጋረዋለህ ያጋራሃል። ችግሩ ሲኖር ችግሩም ችግር የተመሳሳይ ሌብሪ ከሆንክ የተመሳሳይ አይነት። ወይ ስለሚኖር እንደ ጓደኝነት ታየዋለህ እንጂ ካለነቃታችን ከሆነ በስራ ባልደራ ማግኘቱን ጆይን ጓደኝነቱ ብዙም የጥንካሬ ላይሆን የሚችልበት አጋጣሚ አለ። ማለት ነው